አዎ አሁን ታው አስተያየት ተቀብለህ ታውቃለህ የሚለው ጥያቄ ያው አዎ አሁን ታው አስተያየት ነች እቀበላለሁ ከተለያዩ ሰዎች እና በተለያዩ ከስራ ከሚያጋጥሙኝ አዎንታዊ መልሶችን እቀበላለሁ አዎንታዊ መልስ መቀበል ለስራ ያነሳሳል ለሞራል ጥሩ ነው ጥሩ አስተሳሰብ ስለሚገነባ ማለት ነው። እና ብዙን ጊዜ አዎ አዎንታዊ መልሶችን ያው እቀበላለሁ ለመቀበል ልምድ አለኝ። ምክንያቱም ያው አዎንታዊ መልሶችን መቀበል አስተያየቶችን ግዴታና ጥሩ ስለሆነ ማለት ነው

ወደ የትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ ወደ ተለያዩ ወደ ሰሜን ወደ ምስራቅ ወደ ደቡብና እንዲሁም ወደ ምዕራብ። የሀገራችን ክፍሎች ተጉዤ አውቃለሁ ማለት ሀገር ውስጥ ነው ሀገር ውስጥ ውጪ ከኢትዮጵያ ውጪ ሳይሆን እዛው ሀገር ውስጥ ኢትዮጵያ ውስጥ ወደ ሁሉም አቅጣጫ ወደ አራቱም ወደ ሰሜን ወደ ምስራቅ ወደ ደቡብና ወደ ምዕራብ አቅጣጫ ወደተለያየ ቦታ ተጉዤ አውቃለሁ። ስለዚህ እንደ አጠቃላይ ወዴትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ በአራቱም አቅጣጫ ሰሜን ደቡብ ምዕራብ እና ምስራቅ ተጉዤ አውቃለሁ ማለት ነው